እሺ አመሰግናለሁ ዛሬ የማወራችሁ ምን የቤት እቃ ትጠቀማለህ ስለሚለው ነው የማወራችሁ። እና ቤት ውስጥ ብዙ አይነት እቃዎች አሉ። ለምሳሌ የ የውርደት እና የክብር እቃ ተብሎ በሁለት ይከፈላልና። እንደዚህ ለምሳሌ አሁን የቤት እቃዎች የሚባሉ ለምሳሌ ትላልቅ ደረጃ ያላቸው የቅንጦት የሆኑና ለተለያዩ አገልግሎት የሚውሉ እቃዎች አሉ። በተለይም እለት ተእለት የምንጠቀማቸውም እና አንዳንድ ጊዜ እንግዳ ሲመጣ ትላልቅ የሆነ ዝግጅት ሲኖር የምንጠቀማቸው እቃዎች አሉና እነዛ እቃዎች የክብር እቃ እንላቸዋለን ማለት ነው። አብዛኞቹ ግን የቤት እቃ የምንላቸው ነገሮች በጣም ደስ የሚሉና የሚያማምሩ እቃዎች አሉ። በተለይ የቤት ውስጥ የምንጠቀማቸው ዘወትር የምንጠቀማቸው እቃዎች ለምሳሌ ጆክ አለ ማስታጠቢያ አለ። ሁሌ የምንጠቀመው ከትንሽ ነገር አንስቶ ጆክ ውሃ የምንጠጣባቸው እና ምግብ የምንበላባቸው ትሪዎች አሉ እነዚህ መቀመጫ ሶፋዎች አሉ ሶፋ በጣም ተመራጭ የቤት እቃ ነው። እቀመጣለሁ ሁሌ አብዛኛው ጊዜ እቤት ተቀምጬ ስለምውል ሶፋ ላይ ጋደም ብዬ ነው የምውለውና። ሶፋ ላይ በምቀመጥበት ሰዓት ወገቤ አያመኝም ትክክል እቀመጣለሁ። እና በትክክል ስቀመጥ ውስጤ ያለው ሰላም በጣም ደስ የሚል እርካታ ነው ያለው። እና በጣም ደስ የሚለኝ ነገር ነው። የቤት እቃ ሲባል ሶፋ ደስ ይለኛል እና አልጋዬም ደስ ይለኛል። ስተኛ ማታ ማታ በተለይ ከስራ ደክሞኝ ስገባ የሰው ልጅ ማረፍ አለበት እና ያ በሚያርፍበት ሰዓት። ውስጡ ሰላም እንዲሰማው ቀን ላይ ወደ ተምዝ ውሎ ማታ ማረፍ ስላለበት ያንን ደግሞ የቀድሞ ሙሉ እንዲመለስ ያስፈልጋል። እና እረፍት ያስፈልጋል እና የቤት እቃዎች። የወርቅ እቃ አለ ለምሳሌ በጣም እንግዳ ሲኖር የምንጠቀመው በጣም ደስ የሚል ጊዜ ለማሳለፍ የምንጠቀማቸው እቃዎች አሉ። በተለይ አሁን ባለንበት ክፍለ ዘመን በጣም ደስ የሚል ነገር አለ። እና ሁሌም የምንጠቀመው እቃዎች በትክክል መጠቀም አለብን ማለት ነው አመሰግናለሁ

እሺ አመሰግናለሁ ዛሬ የምናወራው መዝገቦችን ታስቀምጣለህ ወይ? ስለሚለው ነው ያው መዝገቦች መዝገቦችን በትክክል እኔ አስቀምጣለሁ። አሁን በህይወት ስንኖር ብዙ አይነት ገጠመኞችን ለማስታወስ የሚያግዙ መዝገቦችን አሉና እነዛ መዝገቦችን በትክክል መርምሮ ማስቀመጥ። በትክክል ለወደፊት የሚጠቅመው ነገር በመዝገብ ማስቀመጥ በጣም አስፈላጊ ነገር ነው። እና መዝገብ ለሰው ልጅ በጣም አስፈላጊ ነው። ለምን? ብዙ ጊዜ የሰው ልጆች ስንባል አእምሮአችንን ልንረሳ እንችላለን ያለፈውን ነገር ሊረሳን ስለሚችል። የተጻፈ ነገር ከሆነ ግን ያ ነገር ላይረሳ ይችላል። እና ካልተረሳ ደግሞ ያ ነገር ቶሎ ማስታወስ እንችላለን። ለምሳሌ የጠፋብን ነገር ወዲያውኑ መዝገባችን ላይ ከጻፍነው ወዲያውኑ ገልበጥ ገልበጥ አድርገን ማግኘት እንችላለን ማለት ነው። ስለዚህ መዝገብ መጠቀም በጣም አሪፍ ነገር ነው። እኔ መዝገብ እጠቀማለሁ ማለት ነው። አመሰግናለሁ

እሺ አመሰግናለሁ ዛሬ የምናወራው ቀትር ምን ትመገባለህ ስለሚለው ነገር ነው? አዎ ብዙ ምግቦች አሉ ቀትር ማለት ጠዋት ስትነሳ ምን ትመገባለህ ስለሚለው ነው ምርጥ ገለጻ ማደርግልህ። እና እኔ የምመገበው ምግብ አይነት በጣም ደስ የሚል አይነት ይቁርስ የሚበሉ የተለያዩ ለምሳሌ ከሰኞ እስከ ቅዳሜ ያሉት ጊዜያቶች። በእንትን ከፋፍዬ ማለት ነው። በ እንደዚህ በሰንጠረዥ አድርጌ ከሰኞ እስከ አርብ የምመገባቸው ምግቦች የተለያዩ ምግቦች ናቸው። እና ለምሳሌ ብዙ ጊዜ ደስ የሚለኝ ቀትር የምመገበው ምግብ ፍርፍር በዳቦ እና ከዛ ሻይ ወይም ቡና ካለ እዛ ላይ እጨምራለሁ ትኩስ ነገር ማለት እና። እኔ የምመገበው ምግብ ለምሳሌ ካርቦሀይድሬት ሀይልና የሙቀት ሰጭ ምግቦች የሚገነቡ ምግቦችን እጠቀማለሁ ማለት ነው። ጠዋት ጠዋት ለምን? ጠዋት በደንብ ከተመገብክ ቀን ሙሉ በቃ ደስ ብሎ ነው የምትውለው። እና ይሄንን በምታደርግበት ሰዓት ጤንነት የተጠበቀ ነው የሚሆነው። እና በተለይ እንደዚህ አሁን እንቁላል ነክ ነገሮችን አቮካዶ የሚባሉ ምግቦች በጣም የሚመከሩ ናቸው። ጠዋት ጠዋት እንዲመገበ የሚችላቸው ምግቦች ናቸው። እና ስለዚህ እነዚህን ምግቦች በተከታታይ ከተመገብን ጤንነታችን የተጠበቀ ይሆናል ነው። እና የነዚህን ነገሮችን ማዘውተር አለብኝ ብየ ነው ምመክረው። ስለዚ ጠወት ገንፎ። ሚመቻቸው ሰዎች እርጎ ሚጠጡ በዳቦ እነዚህ ምግቦች በጣም አስፈላጊ የሆኑ ምግቦች ስለሆኑ እነዚህ ምግቦች መመገብ አለብን ማለት ነው። እና ሰኞ ለምሳሌ እኔ ፍርፍር ነው የምመገበው። ማክሰኞ አቡካሩ እያልኩ እሞላዋለሁ ማለት ነው። እና እነዚህ ምግቦች ናቸው እኔ የምመገበው

እሺ አመሰግናለሁ ዛሬ የምናወራው ጠዋት የጠዋት እለታዊ ተግባራችሁ ምንድነው? ስለሚለው ነው ጥያቄ ዛሬ የማብራራው የኔ ጠዋት ተግባሬ ብዙ አይነት ተግባር አለኝ። ከመነሻው እስከመጨረሻው ድረስ ብናገርህ በጣም ብዙ ተግባር አለኝ ለምሳሌ ጠዋት ከእንቅልፌ አስራ ሁለት ሰዓት ተነስቼ። ጥርሴን እቦርሽና ስፖርት እሰራለሁ አስራ አምስት ደቂቃ የሚሆን ሰላሳ ደቂቃ ትንሽ ዱብ ዱብ ስፖርት ሰርቼ ከዛ ቀጥሎ ሻወር ገብቼ ቁርሴ እበላለው ማለት ነው። ቁርሴ ከበላሁ በኋላ። ትንሽ እረፍት አደርጋለሁ ትንሽ ትኩስ ነገር ጠጥቼ ወደ ስራ ነው የምሄደው። እና ሁሌም በእንደዚህ አይነት መልኩ ነው። ህይወቴ ማደርገው ማለት ነው ህይወቴ በዚህ መልኩ ነው። የማስኬደው ማለት ነው። እና አሄን ሳደርግ በጣም ደስ ይለኛል። ጠዋት የጠዋት ልምዴ እነዚህ እነዚህ ነገር ናቸው ማለት ነው

እሺ አመሰግናለሁ እንደገና ጥቅም ላይ ማዋል ታደርጋለህ ወይ ለሚለው ጥያቄ? የተበላሹ እቃዎችን እንደገና ወደ ጥቅም መቀየር የምችል ሰው ነኝ። ለምሳሌ ብዙ አሁን ቁራሌ ቤቶች ብዙ ብረታ ብረቶችን ሰብስቦ ወይም ፕላስቲኮችን ሰብስቦ እንደገና ለማምረት በእንደገና ያነገር ተፈጭቶ በእንደገና ፕሮሰስ ተደርጎ። ይሰራል ማለት ነው። እና ይሄን በሚሆንበት ሰዓት እንደገና ያ የተበላሸው እቃ ወይም ያረጀው እቃ እንደገና ወደ ስራ ወደ ጥቅሙ ወደሚሰጥ ስራ ይውላል ማለት ነው ወደ አዲስ ስራ ይውላል ማለት ነው። እና በዚህ መልኩ ብዙ ጊዜ ሰዎች አሮጌ እቃ ነው ወይም አገልግሎቱ ያለቀበት እቃ ወደ አዲስ ለመቀየር ብዙ አይነት ፕሮሰስ ሊያስፈልግ ይችላል። አንደኛ መጀመሪያ ዱቄት ይፈጭና በእንደገና እዛ ካምፓኒ ውስጥ ገብቶ እንደገና ይሰራል በአዲስ ቅርጽና በአዲስ አመራረት ይሰራል። ስለዚህ እንደገና የማምረት ሂደቱ ቀጣይነት ያለው ነውና። በጣም አስፈላጊ የሆነ ነገር ነው እንደገና ማምረት ማለት ነው።